ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ እየወሰደኝ ነው ሁሌ ያወዳደርኩ እገኛለሁ ሌሎች ምን እያደረጉ እያየሁ ይሄ የአእምሮ ጤና ላይ ይጎዳል። መተግበሪያዎቹን ሰርዣለሁ ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነት። ግንኙነቶችን አተኩራለሁ ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ። በአትክልት መስራት እችላለሁ ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ያውና መሞከር ያስፈልጋል። ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን የለም መሆን አለበት። ህይወት አይደለም

ከደንበኛ አቀራረብ እያዘጋጀው ነው፣ በመቹ ሳምንት ይወናል። ሰ-ሰላይዶች ማዘጋጀት አለብኝ፣ መረጃ በግልጽ ማቅረ-ማቅረብ አለበት። ምስሎች እና ግራፎች አስፈላጊ አሉ። በደንብ ጽከፍ አድርጌ መለማመድ አለብኝ። በራስ ማታማውን አሳየት አለብኝ። ጥያቄዎችን መመለስ እችል፣ የቡድን አባላት ያግዙኝ አለ። አሳይታቸውን ጠይቃለሁ፣ አቀራረቡን እናሻሽላለን። በአለኝ በጣም አሳሳቢ ነው፣ ግን መዘጋጀት አለብኝ። ደንበኞች በሙያዊነት እንደምንሰራ ማየት አለባቸው። በመጨረሻ ሰኬታም ይሆን አለ፣ ተስፋ አደርጋለሁ

ምሽት ላይ ቤተሰቡ አብረን እንበላለን ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ እየረዳት ይሆናል። ሁላችንም በዙሪያ ተቀምጠን እንነጋገራለን እያንዳንዱ የእለቱን ታሪክ ይናገራል። አባቴ ይስቃል እናቴ እንትከታተላለች። ወንድሜ አዲስ ነገሮችን ይናገራል እኔም የእለቴን ልምድ አጋራለሁ። እዚህ አብረን ብሆን እወዳለሁ ቤተሰብ የህይወት ማዕከል ነው። በየምሽቱ ይህንን እናደርጋለን